በአካባቢ የተለያዩ ድልድዮች አሉ። አንደኛ የወንዝ ድልድይ አለ። ሁለተኛ በ መንገድ ላይ ዝም ብሎ የተሰራ ድልድይ አለ። ድልድይ ለተለያዩ ነገሮች ያገለግላል። ለምሳሌ ለመኪና መሸጋገሪያ ለባጃጅ ለታክሲዎች በአጠቃላይ ለመንገድ ትራንስፖርት ያገለግላል። በአካባቢያችን የተለያዩ ድልድዮች አሉ። ጥራታቸውን በደንብ የጠበቁና መኪናዎችን የጭነት መኪናዎችን ማሳለፍ የሚችሉ ሁነው በጥንካሬ የተሰሩ ናቸው። ከሁሉም በላይ ወደ መቶ ሜትር የሚረዝም ድልድይ አለ

የዝናብን ውሃ ነው እሰበስባለሁ። ዝናብ ሲዘንብ በሮቶ እሞላለሁ። ምክንያቱም የዝናብ ውሃ ለልብስ ማጠቢያ ያገለግላል። በዝናብ ውሃ ሲታጠብ ልብስ ይጠራል። በዚህ ምክንያት ዝናብ በሚዘንብበት ጊዜ የዝናብ ውሃ እሰበስባለሁ። ምክንያቱም በዝናብ ውሃ የታጠበ ልብስ ንጹህ የጸዳ ይሆናል።

እኔ የምመርጠው የሙቀት መጠን ከ ሰላሳ እስከ ሃያ አምስት ያለ የሙቀት መጠንን እመርጣለሁ። ምክንያቱም በጣም ሙቀት ሲሆን እና በጣም ቅዝቃዜ ሲሆን ለሰውነቴ አይስማማኝም። በተቻለ መጠን ከሃያ አምስት እስከ ሰላሳ ዲግሪ ሴንቲግሬድ ያለ የሙቀት መጠን ለኔ ተመራጭ ነው። በዚህ የሙቀት መጠን መኖር ለኔ ደስተኛ ለስራያም ንቁ ቀልጣፋ ያደርገኛል። በጣም ከቀዘቀዘ ሰውነቴ እንደ ልብ መስራት አይችልም። በጣም ሙቀቱ ከጨመረ ደግሞ የመስራት ፍላጎቴ ይቀንሳል፣ ይደክማል። ስለዚህ የኔ የሙቀት መጠን ከሃያ አምስት እስከ ሰላሳ ዲግሪ ሴንቲ ግረድ ያለ የሙቀት መጠን እመርጣለሁ።

ስማርት ፎን እጠቀማለሁ ለስራዬ ለተለያዩ አገልግሎቶች ስማርት ፎን እጠቀማለሁ። አሁን እየተጠቀምኩት ያለሁትም ስማርት ፎን ነው። ስማርት ፎን በአሁኑ ሰዓት ለተለያዩ ቴክኖሎጂዎች አስፈላጊ በመሆኑ ስማርት ፎንን እጠቀማለሁ። ለስራዬም በአብዛኛው ፎቶግራፎችን የተለያዩ መረጃዎችን የማቀነባብረው በስማርት ፎኑን ነው። ስለዚህ ስማርት ፎን ለእኔ ሁል ጊዜ እጠቀማለሁ። ስማርት ፎን በጣም አስፈላጊና ከዘመኑ ቴክኖሎጂ መራመድ ጋር አብሮ የሚሄድ ጥሩ ስማርት ፎን አጠቃቀም አለኝ

የሰው ልጆች የተለያዩ ቅሬታዎች አሉ። እኔ በምሰራው ስራዎች ቅሬታዎች ከመጡ በመጀመሪያ የሰዎችን ቅሬታ በጽሞና አዳምጣለሁ። ሁሉን ነገር ያላቸውን ቅሬታ እንዲያቀርቡ አበረታታለሁ። ከዚያ በኋላ ለእያንዳዳቸው መልሶች በቂና ማብራሪያ ያለው አጥጋቢ መልስ እሰጣለሁ። በዚህም ቅሬታ አቅራቢዎች በጣም መልሱን አግኝተው ረክተው ተስተናግደው ይሄዳሉ። ቅሬታ ሰዎች ሲያቀርቡ በመጀመሪያ ባትክሮት መከታተል ነው የሚሉትን መስማት ነው። እነሱ የሚሉትን ከሰማን በኋላ ለእያንዳንዳቸው ቅሬታ መልስ ሰጦ በቅንነት ማስተናገድ ነው። እኔም ይሄን ዘዴ ተጠቅሜ የተለያዩ ቅሬታዎች ሲመጡ አስተናግዳለሁ

እኔ ተጉዤ የማውቀው ወደ ጎንደር ወደ ባህር ዳር ወደ መቀሌ ወደ አዲስ አበባ ተጉዤ አውቃለሁ። ያም ጉዞዬ በተለያዩ የስራ ምክንያቶች ነው። ብዙ ጊዜ ስራዬ በስልጠናም ይሁን በስራ ምክንያት አነዚህ ቦታዎች ከላይ የዘረዘርኳቸውን ለመጎብኘት ችያለሁ ለዚህም አገሮችን አውቂያለሁ።

በአብዛኛው የምትጠቀመው የሞባይል ዳታ ነው። ሞባይል ዳታ በአብዛኛው ስራዎችን የምሰራው የሞባይል ዳታ ተጠቃሚ ነኝ። የሞባይል ዳታ ስራዎችን ለመስራት ዘወትር እጠቀማለሁ። የሞባይል ዳታ በጣም አስፈላጊና ስራዎችን ለመስራት የግድ አስፈላጊ ነው። ከስራዬ አንፃር የሞባይል ዳታ ሪፖርቶችን እልክበታለሁ። የተለያዩ የጥናት ጽሁፎችን አወርድበታለሁ። ለብዙ ስራ የሞባይል ዳታ እጠቀማለሁ

አሁን እየሰራሁበት ያለው ስራ ሰባት አመቴ ሲሆን ከዛ በፊት የተለያዩ ስራዎችን ስሰራ ቆይቻለሁ። በአጠቃላይ የስራ ዘመኔ አስራ ዘጠኝ አመት ሲሆን። አሁን እየሰራሁበት ያለው የህብረተሰብ ጤና አዳጋዎች መከላከል መቆጣጠር ምላሽ ሰጭ ባለሙያ ሆኜ። እየሰራሁ እያለ አሁን ሰባት አመት ሆኖኛል። በዚህም የተለያዩ ስራዎችን በመስራት ህብረተሰቡን ከድንገተኛ ወረርሽኝ ለመከላከል እና ለመቆጣጠር ችያለው። በአሁኑ ሰዓት ሰባት አመት የሰራሁበት ስራ ነው

እኔ የምመገበው በተለያዩ የባህላዊ በተሰሩ እቃዎች እመገባለሁ። በአጠቃላይ እኔ መመገብ ደስ የሚለኝ በባህላዊ በተሰሩ እቃዎች ነው

በአሁኑ ሰዓት ጎልማሳ እንደመሆኔ መጠን ልደቴን በተለያዩ ዝግጅቶች አከብራለሁ። አንደኛ ዳቦ በማስጋገር የዳቦ ዝግጅት በማድረግ ሁለተኛ ሻማ በማብራት ሶስተኛ የተለያዩ መጠጦችን በማዘጋጀት ለምሳሌ በባህላዊ መንገድ የሚዘጋጀውን ጠላ በቤቴ ውስጥ በማስጠመቅ ልደቴን አከብራለሁ። ከዛ በተጨማሪ የእርድ ስርዓት በማድረግ እርድ አከናውኜ ልደቴን አከብራለሁ። በአጠቃላይ የተወለድኩበት ልደቴን ሞቅ ደመቅ ባለ ስርዓት አከብራለሁ። ልደቴ ሲደርስ በጣም ደስ ይለኛል። ልደቴን ከላይ በጠቀስኳቸው ነገሮች ማክበር እችላለሁ እያከበርኩትም ነው።

እድለኛ ነገር አለኝ። እግዚአብሔር ይመስገን እኔ የተባረኩ የተቀደሱ አራት ልጆች ስላሉኝ እድለኛ ነኝ። እድለኛ ማለት በሁሉም ነገር የተስተካከለ ነው በመንፈሳዊ ህይወቴ በጣም እድለኛ ነኝ። እግዚአብሔር ሁሉን ነገር አብዝቶ ስለሰጠኝ እድሌን አመሰግናለሁ እድለኛ ነኝ። ሁሉ ነገር አብዝቶ እግዚአብሔር ስለሰጠኝ እድለኛ ነኝ። በሁሉም ነገር በስራም በተሰማራሁበትም ስራ በጣም ጠንካራ ትጉህ በመሆኔ ሁሉም እድሎች ከእኔ ጋር

የወተት ተዋጽዎ በጣም በጣም እወዳለሁ። መክሰስ ላይ ወተት በዳቦ ብበላ ደስ ይለኛል። እርጎ ቅቤ በጣም እወዳለሁ። የወተት ተዋጽዎን ጾም ካልሆነ በቀር ዘወትር ብመገበው እወዳለሁ። የወተት ተዋጽዎ ለጤና ብዙ ጥቅሞች ስላሉት ሳድግም በቤተሰብ የወተት ምርት። ብዙ ስለነበረ ከዛ ከልጅነቴ ጀምሮ እስካሁን የወተት ተዋጽዎን እጠቀማለሁ እወዳለሁ። የወተት ተዋጽዎ በሁሉም ጊዜ ብመገብ ደስ ይለኛል

የስራ ስነ ምግባር ማክበር ግዴታዬ ነው። ስራ መስራት የግድ ስራውን አክብሮ መስራት ያስፈልጋል። ለሁሉም ነገር የስራ ስነ ምግባር ማክበር በጣም አስፈላጊ በመሆኑ። እኔም የስራ ስነ ምግባሬን አክብሬ እሰራለሁ።

የትንኝ መረብ እጠቀማለሁ። ትንኝ ትንኞችን እንዳይነክሱኝ። የትንኝ መረብ እጠቀማለሁ። ምክንያቱም ትንኞች ወደ ውስጥ እንዳይገቡ የትንኝ መረብ እጠቀማለሁ። በሀገራችን የተለያዩ የትንኝ መረብ ይኖራሉ። እነዛን በመጠቀም የትንኞች ከአልጋ ላይ ወደ እኔ እንዳይገቡ የትንኝ መረብ እጠቀማለሁ።

እኔ የምወዳቸው ወቅቶች ከ ጥር አንድ እስከ የካቲት ሰላሳ ያሉትን ወቅቶች እወዳለሁ። ምክንያቱም በእነዚህ ሰአቶች ዘመድ አዝማድ በአንድ ላይ ተሰብስቦ ስራ በአብዛኛው ስለሌለ ዘመድ አዝማድ ከቤት እየመጣ በዓላትን በጋራ የምናከብርበት በመሆኑ እነዚህ ወቅቶች በጣም እወዳቸዋለሁ። ምክንያቱም ዘመድ ካዝማድ እየተገናኘ ናፍቆቱን የሚወጣባቸው ወቅቶች በመሆናቸው። በአጠቃላይ በእነዚህ ወቅቶች ብዙ ስራዎችን ከዘመድ ጋር እንሰራባቸዋለን

እኔ በተፈጥሮዬ አስተያየት ከማንኛውም ሰው መቀበል እወዳለሁ። የሰዎች አስተያየት ገንቢም ይሁን መጥፎ ለእኔ ለወደፊት ስራዎቼ አስፈላጊ በመሆናቸው ማንኛውም አስተያየት በቅን መቀበል እወዳለሁ። ምክንያቱም አንዳንዶች በሁሉም ነገር ስራዬን ሊያቀኑልኝ ስለሚችሉ ከሚመጡ አስተያየቶች የተወሰኑትን እቀበላለሁ። ሌሎችን ደግሞ እንደ አጋጣሚው እጠቀምባቸዋለሁ ማለት ነው

የጎረቤቶችን ድምጽ እሰማለሁ። ምክንያቱም ከጎረቤት ጋር ስትኖር ብዙ ነገሮችን ትሰማለህ። በአንድ አካባቢ እየኖርኩኝ የጎረቤቶቼን ድምጽ እሰማለሁ። መጥፎም ጥሩም ድምፆችን እሰማለሁ። የጎረቤቶቼን ድምጽ እሰማለሁ።

እኔ በተፈጥሮዬ የማንቅያ ሰዓት አልጠቀም ምክንያቱም በዚህ ሰዓት እነቃለሁ ካልኩኝ መንቃት በራሴ ስለምችል። ስለዚህ የማንቂያ ሰዓት መጠቀም አልችልም። የማንቂያ ሰዓት ተጠቅሜ አላውቅም። በተፈጥሮ እኔ የምነቃባቸው የጸሎት ሰአቶች አሉኝ። ከሌሊቱ ስድስት ሰዓት ከሌሊቱ ዘጠኝ ሰዓት እና አስራ አንድ ሰዓት በራሴ ጊዜ ስለምነቃ የማንቅያ ሰዓት አልጠቀምም

እኔ የምወደው መጽሐፍ ስነግጥም እና ልብ ወለድ ነው። በአብዛኛው ልብ ወለድ መጽሐፍቶችን እወዳለሁ። ለምሳሌ በኢትዮጵያ የተደረሰው በሀዲስ አለማየሁ ፍቅር እስከ መቃብርን። በጣም የምወደው መጽሐፍ ነው።

እኔ ደመወዝ የማገኝበት ቀን ወሩ በገባ በመጨረሻ በሰላሳኛው ቀን ነው። እኔ የ መንግስት ሰራተኛ በመሆኔ ወሩ በገባ በ ሰላሳኛው ቀን ደመወዜን አገኛለሁ

ለሌሎች ማስተማር እችላለሁ። ምክንያቱም የኔ የተለያዩ እውቀቶች አሉኝ። ለምሳሌ የሂሳብ ችሎታ አለኝ። የእንግሊዘኛ ችሎታ አለኝ። ስለዚህ ማስተማር ችሎታ

ቅመማ ቅመም የበዛበት ምግብ እወዳለሁ። ምክንያቱም ቅመማ ቅመም የበዛበት ምግብ ምግብን ጣፋጭ ያደርጋል። የተለያዩ ቅመማ ቅመሞች የበሽታ መከላከልን አቅም ይገነባሉ

በመሬት ላይ መቀመጥ ይመቸኛል ምክንያቱም እግሬን እንደ ልቤ ዘርግቼ መቀመጥ ስለምችል በመሬት ላይ መቀመጥ ዘና ፈታ ያደርገኛል። ከወንበር ከምቀመጥ በመሬት ላይ ብቀመጥ ዘና ፈታ ያደርገኛል ስዝናና በመሬት ላይ መቀመጥ ደስ ይለኛል

እኔ የምመርጠው ፀሀይን ነው። ፀሀይ ሞቃትና ጥሩ መንፈስን ዘና ታደርጋለች። ስለዚህ ከጥላ ይልቅ ፀሀይን እመርጣለሁ። በተለይ ጠዋት እና ማታ ፀሀይን እመርጣለሁ

በአብዛኛው ማህበራዊ ሚድያ እጠቀማለሁ። ለምሳሌ ቲክቶክ ዩቲዩብ ፌስቡክ እና ቴሌግራም በአብዛኛው እጠቀማለሁ። ከእነዚህ ማህበራዊ ሚዲያ የተለያዩ እውቀቶችን አገኛለሁ።

ስልኬን በሁለት ቀን አንድ ጊዜ እሞላለሁ። ምክንያቱም ያለኝ ባትሪ በጣም ጠንካራ ስለሆነ የተለያዩ ስራዎችን ስሰራበት ውዬ አድራለሁ። በሁለተኛው ቀን ስልኬን እሞላለሁ። በተረፈ የዳታ አሞላለም በየሁለት ቀኑ እሞላለው።

ገንፎ በጣም እበላለሁ በተለይ ሚስቴ ስትወልድ በየቀኑ ገንፎ እበላለሁ። ገንፎ ይሀገራችን የኢትዮጵያ ባህል ነው። ገንፎ ጠዋት ጠዋት ብበላ ደስ ይለኛል። በተለይ በተለይ ጾም ካልሆነ ገንፎ በቅቤ እበላለሁ

እኔ የምጠቀመው ቦርሳ ሌዘር ቦርሳ ሲሆን የምጠቀመውም የላፕቶፕ መያዣ ነው። ወደ ቢሮ ወደ ተለያዩ ሀገራት ስ ስሄድ የ ቦርሳ የ ቆዳ ቦርሳ እጠቀማለሁ

በእጄ መሸመን አላውቅም። ምክንያቱም እስካሁን ከወላጆችም ከትምህርትም ያገኘሁት የእጅ መሸመን እውቀትም የለኝም። በእጅ መሸመን አልችልም።

ባህላዊ ልብሶችን በበዓላት ቀናት እለብሳለሁ በአብዛኛው ጥልፍና ጃኖ ያለው ልብሶችን በባእላት ቀን መልበስ እወዳለሁ። የተለያዩ ባህላዊ ልብሶችን እለብሳለሁ

አዎንታዊ አስተያየት ተቀብዬ አውቃለሁ በአብዛኛው በእኔ ስራ የሚመጡ ሰዎች አዎንታዊ አስተያየት ተቀብዬ አውቃለሁ በአብዛኛው ከአሉታዊ አዎንታዊ አስተያየት የሚበዙ ይሆናሉ። በስራዬ በአብዛኛው ከሰው ጋር ስለምገናኝ አዎንታዊ አስተያየቶች ተቀብዬ

ሰዎችን በአይኔ እመለከታለሁ። ሰዎችን አይን ላይ አይን ላይን መመልከት ጥሩ ነው የሀገሬ ብሂል ነገር ባይን ይገባል ይላል። ስለዚህ ሰዎችን በአይኔ እመለከታለሁ።

በህይወቴ የምወደው ጣፋጭ ምግብ የደሮ ስጋ ነው። የዶሮ ስጋ በጣም በጣም እወዳለሁ በጣምም ይጣፍጣል። ካሉት ምግቦች ውስጥ በጣም የምወደው የደሮ ምግብ ነው።

አቧራ ችግር ይፈጥርብኛል ምክንያቱም አቧራ ሲቦን በአይን በአፍንጫ በአፍ ይገባና ለህመም ይዳርጋል በተለይ አቧራ ለትራኮማ በሽታ ያጋልጣል። ስለዚህ አቧራ ችግር ይፈጥርብኛል። አቧራ ችግር ለመከላከል መነፅር እጠቀማለሁ።

ሽቶ አልፎ አልፎ እጠቀማለሁ። በተለይ በበዓላት ጊዜ ሽቶዎችን እጠቀማለሁ። ሽቶ በጣም ደስ ይለኛል። በተለይ በዓላት በሚመጡበት ጊዜ ሽቶ እጠቀማለሁ

ስነ ጥበብ በጣም እወዳለሁ የሰዎችን ስነ ጥበብ ስራዎች እጎበኛለሁ። ባዛር በሚሆንበት ጊዜ። የሰዎችን ስነ ጥበብ ስራ አደንቃለሁ። እወዳለሁ በባዛሩም እሳተፋለሁ። የሚሸጡ እቃዎችንም እገዛለሁ። የስነ ጥበብ ስራዎችን

ሾርባ በጣም እወዳለሁ በአብዛኛው የአትክልት ሾርባዎች በጣም ይመቹኛል። ምግብ ከመብለቴ በፊት ሾርባ እጠቀማለሁ አልፎ አልፎ ደግሞ ጥዋት ጥዋት ሾርባ እጠቀማለ። በተለይ ምግብ ከመብላቴ በፊት ሾርባ መጠጣት እወዳለሁ።